ኦኬ በምን ሰዓት ትነሳለህ ለሚለው ጥያቄ? እኔ በተለያዩ ሰአቶች እነሳለሁ ለምሳሌ እህ በጠዋት ፀሀይ በጠዋት ላይ ስንሄድ ጠዋት ላይ የሚነሳው አብዛኛው እንደ ሁኔታው ነው። ማለት እንደ አመሸሁበት ነው። ለምሳሌ ልክ አራት ሰዓት ሲተኛ ማታ ላይ ጠዋት በአሪፍ ሰዓት ሊነሳ እችላለው። በአስራ አንድ ተኩል እነሳለሁ። ከዛ አለፍ ብሎ በአምስት ሰዓት ምናምን ከተኛው ደግሞ አምስት ሰዓት ላይ ከተኛው የማታ ደግሞ የጧቱ አስራ ሁለት ሰዓት ይነሳሉ። ስድስት ሰዓት የማታ ከተኛው ደግሞ እህ እህ አንድ ሰዓት የጠዋቱን ነው የምነሳው። እና በእነዚህና ሌሎችም ነው የምነሳው። ያው የቀን ላይ ክተኛው ደግሞ ትንሽ የእረፍት ሰዓት ስመጣ ወደምሳ ትንሽ እተኛለሁና የሰላሳ ደቂቃ እንቅልፍ ከተኛሁ በኋላ ከስምንት ሰዓት የቀኑ ነው የምነሳው። ስለዚህ የተወሰነ ነገር አይደለም ለኔ በተለያዩ ሳአቶች ስለሚተኛ በማታ ላይ። የግድ ስምንት ሰዓት መተኛት ስላለብኝ በሳይንስ እንደሚለው ማለት ነው። አንድ ጤነኛ ሰው ስምንት ሰዓት መተኛት ስላለበት ማታ። ያው ስምትን ሰዓት በሜ በሚሞላበት እዛ ሁኔታ ነው የምተኛው። እና ምተኛው በአስራ አንድ ሰዓት ልተኛ እችላለው። በአንድ ሰዓት በአስራ አንድ ሰዓት ሊነሳ ይችላል። የጧቱ አስራ ሁለት ሊነሳ እችላለው። በስራ ሶስት በአንድ ሰዓት ልተኛ እችላለው የጠዋት የሚተኛበት ምክንያት። ለምሳሌ አስራ አንድ ሰዓት አብዛኛው እነሳለው የጧቱ ቀን ወደ ቤተክርስቲያን ለመሄድ ቤተክርስቲያን ነው ጸሎት ለማረግ ጧት በአስራ አንድ ሰዓት መነሳት አለብኝ። ምክንያቱም እዛ ደርሼ እስከመጡ ድረስ የአንድ ሰዓት ርቀት መንገድ ከሆነ። እዛ ጸሎት አድርሼ ከመጣው በኋላ የቆሰ አለ የተወሰነ የስፖርት መስሪያውን አለ በብዙ ነገሮችን በመመሻቸች ነው። እኔ የምነሳበት ሰዓት የሚለያየው። የሆነ አስቸኳይ ነገር የሚኖር እኮ አለ። ስራ ደግሞ በጧቱ አንድ ሰዓት ተነስቼ የስፖርት እንቅስቃሴ ከሰራሁ በኋላ። ከዛ ምሄድበት ስፖርት ከሰራ በኋላ ያው ሻወር መውሰድ አለ። ቁርስ መብላት አለ። ሙዝ ነገሮችን በመስራት ነው። ሰዓት የምንሳበትን ሰዓትን ማስቀምጠው አብዛኛው ሰው ደግሞ የምናውቀው ደግሞ ሁለት ሰዓት ወደ ስራ ስለሚሆን ያው በአገር እጅ አንድ ሰዓት ተኩል ሊነሳ ይችላል። አንድ ሰዓት ተኩል ደግሞ ጠቂ አይደለም ሰላሳ ደቂቃ ለቁርስ ነው ለስኮት መስሪያ ነው ለሻውር መዉሰጃ ነው። ልብስ ለመልበስ ነው ስለማይበቃ አብዛኛው ፀጉሩን ለመታጠብ ሊሆን ይችላል ሰዓትም አይበቃም። ስለዚህ አቨርጅሊ ስናየው አብዛኛው አንድ ሰዓት ነው። እኔ የምነሳው። አንድ ሰዓት ደግሞ በአጋው ተጠቅሜ ወደ ስራውን እስኪደርስ ነገር የሚሰሩ ስራዎችን በመስራት እነዚህ ነገሮችን እናጠቃልለ። በማስቀመጥ እቅድን በማስቀመጥ ነው ሁሌ እቅዴን በማስቀመጥ ነው። ሰአቱን የምነሳበት ስንማርኩ ያው በቀን ላይም ስንመጣ እዛኛው ቆመን ነው ቋሚ ነገር ነው። ስድስት ሰዓት ተኩል ምሳ ከበላሁ የሰላሳ ደቂቃውን ትንሽ የቡና መጠጫ ጊዜ ስለሆነ። እሱን ከጨረስኩ በኋላ የእረፍት የሚባል እንቅልፍ ይተኛል። የሰላሳ ደቂቃውን ሰባት ሰዓት ጀምሮ እስከ ሰባት ተኩል ያለው እረፍት ወስጄ። ወደ ስራው ቦታ አሁን ለመሄድ መዘጋጀትና አሪፍ እንቅልፍ

ማደንዘዝ ትወዳለህ የሚለው እኔ ማደንዘዝ አልወድም። ምክንያቱም ማደንዘዝ ትወዳለህ የሚለው ብዙ ትርጉም ነው ያለው ስትተመን መደንዘዣ ትወጋለህ። የሆነ ቃንዛ እንዳይሰማ ወይም ስቃይ እንዳይሰማህ በሀኪሞች የሚሰጥ ማደንዘዣ አለ። ወይም በክኒን የሚሰጠው ደግሞ አለ የሆነ የራስ ምታት ሲሰማህ ክኒን ነው የምትወስደው የሚዋጥ ማለት ነው። ስለዚህ ግዴታ ሲሆንብኝ ነው። ያው እስካሁን ምንም እዝገቤር ይመስገን ታምሜም አላውቅም። ማደንዘዣም ወስጄ አላውቅም። ምክንያቱም ጉዳት አለው። ማደንዘዣ ማደንዘዣ ስትወስድ ይላመድብሃል የሱ ጥግተኛ ሁነህ ነው የምትኖረው። በጣም የሆነ የ የጭንቀት ነገር ይዝሃል። እሱ ከሌለ ይታመማሉ እሱ ከሌለ ቃንዛውን መቋቋም አልችልም ብለህ እንድታስብ ነው ሚያደርግህ እና ከነሱ ነገሮችን መራቅ አለብህ። ማደንዘዣ ከመውሰድ በጣም ለጤናችን ጥሩ አይመጣም። ለጊዜውም ትንሽ ነገር ይሰጠናል። በርግጥ ቃንዛውን ሊቀንስ ይችላል ወይም ደስ ሊለን ይችላል። እከነበርንበት ነገሮችን ሊደብቀን ሊደብቀን ይችላል። ስለዚህ እኔ ማደንዘዣ ለሌሎቹ ሰዎችም መምከር አልፈልግም። ምክንያቱም ጎጂ ነው። አብዛኛው ሰው በከተማችን የምናየው ግን መደንዘዣ ነው የሚጠቀመው። የጭን የራስ ምታት የሚወስድ ያለ የሚወስዱት አሉት። ዛሬ ተኝቴ ማደር አለብኝ ምክንያቱም ያ ቃንዛ ካለ ያ ስቃይ ካለ መተኛት አልፈልግምና። ማደንዘዣ ወስጄ ለመን አልገላገልም ብሎ ለስድስት ሰዓት ወይም ለአራት ሰዓት ከእሱ ነፃ ሊሆን ይችላል። ግን መድሃኒት ሆኖ አያውቅም። መድሃኒት ተብሎም አያውቅም ለአጭር ጊዜ ነው። ያው የተለማመደብህ እየተደጋገምበት ሲሄድ ደግሞ በጣም ብዙ ጉዳቶች አሉ። ለምሳሌ የሚዋጥ ክኒክ ከወሰድን የጭንቅላት የ የእንትኑ ችግር ሊያመጣ ይችላል። በ በሆዳችን የተጠራቀመ የክኒኑ ብዛት ልክ ምግብ ለመዝጋት ሊያደርግብን ይችላል። የሱ ጥግተኛ እንድንሆን ያለሱ እንዳንንቀሳቀስያለሱ እንዳንሰራ ያለሱ እንዳንበላ። በቃ ያለሱ እንዳናስብ ያለሱ ያለሱ ያለነሱ ያለእሱ ብዙ ነገሮችን መስራትና መራመድ እንዳንችል አድርጎ በአስተሳሰብ ሊሆን ይችላል። በተግባርም ሊሆን ይችላል ጠምዶ ሊይዘን ስለሚችል ከዚህ ነገሮችን መራቅ አለብን ብዬ ነው እኔ ለአብዛኛው ሰው እምመክረው። እና እንደኔ ከሆነ በጣም ነው የምጠነቀቀው። ብዙም ቢያመኝም እንኳ ዘላቂ መፍትሄ ነው የምፈልገው እንጂ ለጊዜው አደንዝዞ ከህማም ወይም ከስቃዩም ይከለከለኛል ብዬ አልወስድም። ምክንያቱም ለቀጣይ ስለሚያስብ ነገሮችን እየጠበበ ስለሚሄዱ። በዛሬው ጥሩ ሊሆን ይችላል ለነገ ግን ለነገ እና ከለነገወዲያው ግን ያሉ ነገሮችን ግን በጣም ስለሚባልሽ ስለሚበላሽ። እነዚህ ነገሮችን ነው የሚፈልገው እና አዛኛው በአለማችን ላይ ስናየው ማደንዘዣው በጣም በተለይ ለሴቶቻችን በጣም ነው የምጠቀሙት። የሆነ ራስ ምታት ከተሰማቸው በቃ መደንዘዣ ክኒን የሚወስዱት። በዛ ልክ ደሞ በጣም የተሻላቸውና እንደ ህክምና ነው የምወስደው። ነገ ዛሬ ወስደው ደግሞ ነገር የሚደግሙት አሉ በቃ በቀን ሶስት አራት የሚደጋግሙት አሉት። ያኛው ግን በጣም ጎንዲዮዎች ጉዳቶች በጣም ብዙ አሉ አዋጫችሁን በጣም የሰው ጥገኛ ነው የምትሆነው ያለ ሰው መንቀሳቀስ አትችልም። ያለው እሱ የሆነ መማር ወይም መስራት ወይም ማሰብ ወይም መንቀሳቀስ አትችልም። ስለዚህ ከማደንዘዣ መውለድ ሌላ መፍትሄ ነው የምፈልግ ነው። የሚሻለውና እኔ አልወድም በጠቅላላም አልወድም።

የተኛው በዓል ትወዳለህ የሚለው እኔ በጣም በሀገራችን እንደሚታወቀው ብዙ በዓል አለ የአዲስ አመት በዓል አለ። የልደት በዓል አለ ያሳለፍነው ከሁለት ቀን በፊት። የፋሲካ በዓል አለ። ሶስት ትላልቆች በዓል አለው በሀገራችን ላይ ለሁሉም ህብረተሰብ አንድ የሚያደርጉ ማለት ነው። ስለዚህ እኔ የሚመቸኝ ሁሌ በአንደኛ የማስቀምጠው አዲስ አመት ነው። ምክንያቱም አዲስ አመት ሁሉም ነገር አዲስ ስለሆነ። የገበሬውን ምርት ስታይ ዝርያውን በጣም ደስ ይላል። አበባ ይታያል። በዛ ልክ ደግሞ አዲስ አመት አዲስ እቅድ የምታቅድበት። ተማሪዎቻችን ወደ ትምህርት ቤታቸው ሰራተኛው ወደ ስራው። የሀገር ኢኮኖሚ ለማሳደግ ደግሞ መንግስት አዲስ እቅድ ነው አዲስ በጀት ነው የሚበጅተው። ስለዚህ በአዲስ አመት አዲስ ተስፋ አለ ብዬ ስለማስበው። ሁሌ አዲስ አመት በጣም ደስ ይለኛል። እና ተገቢ ነገሩን ለማድረግ እገደዳለሁ። በአዲስ እቅድ በማውጣት የተቸገሩኝ ነገሮችን በአዲስ አመት እንዴት እናገዝ? የራሴን ሀብት እንዴት ነው ማካበት ያለብኝ? ትክክለኛ ስራ በመስራት የተጭበረበረ እሱ ላይ ሳይሆን ትክክለኛው ስራውን በመስራት መስራት ስላለብን ስላለብኝ። እና አዲስ አመት አዲስ አስተሳሰብ ለሀገር የሚጠቅም ለወገን የሚጠቅም ለራሴ የሚጠቅም ነገሮችን ለመስራት። ብዬ ስለማቅድ ነው ደስ የሚለኝ። ያው መስቀል ላይ ስናይ ደግሞ የመስቀል በዓል እንደሚታወቀው በድምቀት የሚከበረው በሀገራችን በእግራ ጊዜ እና በአዲግራት ከተማ ነው። የሚከበረው። በነዚህ ነገሮችን ነው ትንሽ ዘና የሚያደርጉ ነገሮችን ታያለህ ያመጋገብ ስፔሻሊ በጉራጌ ክትፎ የሚባል አለ። በአዲግራት ደሞ ጥህሌ የሚባል አለ። ብዙ ነገሮችን የሀገራችን ባህል ስለሚያሳዩ አብዛኛው በዓል በጣም ነው የምወደው። ልደት በዓል ስናየው ደግሞ በጣም ደስ የሚል ነው። የኢየሱስ ክርስቶስ ልደት በዓል ስለሆነ በጣም ነው ደስ የሚል ነው። ሌላኛው ደግሞ ጥምቀት ስናይ ደግሞ ጥምቀት ከብዙ ጓደኞቻችን ሆነን እናሳልፋለን። በጥምቀት በዓል በአንድ በአመት አንድ ጊዜ ስለሚከበር ተጠምቀህ የአመቱን ጥምቀት ወስደህ ተዋውቀህ ጨፍረህ የሆነ ነገሮችን እዛም አዳዲስ ነገሮችን በመፈለግ እጮኛም ልትሆን ይችላል በቃል እጅን ሌሚን በመወርወር ብዙ ነገሮችን የሚደረግበት ባህል አለ ደስሚል ነው። ወደ ፋሲካው ስንቀጣ ደግሞ ፋሲካው ደግሞ በጣም ደስ የሚል ነው። ትልቅ በዓል ነው በሀገራችን። በበሃላችን መሰራት የተለያዩ ይሄው ከተማዎች እና ቀበሌ ገጠሮች ደግሞ በዓሉ ይለያያል። በጣም በአጠቃላይ ስታየው ደግሞ ደስ የሚል ነው። የተቸገሩ ወገኖቻችንን በማገዝ አዛውንቶች ሊሆን ይችላል አዛውንቶች ሊሆን ይችላል እናቶችን ሊሆን ይችላል ሴት ገረዶችን ሊሆን ይችላል ብዙ ነገሮችን በማገዝ ነው ሰውን የሚያሳልፈው። እና በዓል ሲባል ስናየው በዓል እንደ ሰሚ ነው የመተጋገዝ መንፈስ ያሳድጋል። የሀገር ኢኮኖሚን እንደ አዲስ ያነቃቃል። ብዙ ነገሮችን የተቸገሩ ወገኖቻችን የምናግዝበት ቀን ስለሆነ የመተጋገዝ በዓልና የመተጋገዝ ቀን ብዬ ነው እኔ የምጠራው። እና እንደ መንግስት ደግሞ በዓል ሲመጣ የተቸገሩ ወገኖቻችንን በማገዝ የታመሙ በመጠየቅ ያው በሀዘን ያለው ሄዶ በመጠየቅ በማጽናናት። እንደ ባህላችን የሚወሰደው ደስ የሚል በዓል ነው። የማይጠቅም እስከሆነ ድረስ በአግባቡ ተጠቅመን ሀገራችን የተቸገሩ ወበነቻችንን የምናግዝበት መድረክ ጥሩ ነገር ነው ብዬ ነው የማስበው። እና እኔ በአጠቃላይ ሲያየው አዲስ አመት ቅዱስ ዮሐንስ ሙሉ ይጠራልና የኔ ምርጫ እንደኛ እሱ ነው። ሁለተኛ ደግሞ ያ ልደት ነው። ሶስተኛ ብናይ አምኖሮ ፋሲካ ደግሞ አራተኛ ጥምቀት እንደዛ እንደዛ ያምናል ትልቁ በዓል መሆኑ አሸንዳው የሚሸደይ የሚባል አለ በሀገራችን ነው። በአጠቃላይ ግን በሀገራችን

የመጠጥ ውሃን እኔ የማገኝበት ከገበያ ነው ማገኘው የታሸገው ውሃ ማለት ነው። ያኛው ጨው የበዛበት ከቧንቧም ሊሆን ይችላል። የኔ ምርጫ ግን ከ ከገበያ ሚገዛ የታሸገ ውሃ ነው። ሃያ ሌትሩ ተብሎ የሚጠየቀው በርግጥ ከሃያ መግዛት በጣም ይከብዳል በአሁኑ ሰዓት ወጪ ይጠይቃል። እኔ ከገበያ ምጠቀመው ግን ትልቅ ምክንያት አለብኝ። ምክንያቱም የቧንቧ ውሃ ስጠጣ ጨው ጨው ነው ሚለኝ ያ ጨው ደግሞ ለ ጨጓራ ብዙ ችግር ስለሚያመጣ ለጤናዬ ስለሚሰጋ ከገበያ ነው ምጠቀመው። ከገበያ ስጠቀም ደግሞ በ ፋይናንስ ስናየው በጣም ከበድ ነው። ነገሮችን ይከብዳል ለሱ ወጪ አለ ለምግብ ወጪ አለ። ስለዚህ በወጪ አንፃር በጣም ትልቅ ጉዳት አለው። በገቢ በገቢ ላይ ማለት ነው። ግን አብዛኛው መውሰድ ያለብን የመጠጥ ውሃን ከብዙ ነገሮችን ልታገኝ ትችላለህ። ለምሳሌ በከተማ ያለው ከቧንቧ ውሃ ቢሆን አብዛኛው በገጠር ያለ ማህበረሰባችን ከወንዝ ነው ሚጠቀመው እኔም ከወንዝ ተጠቅሜ አውቃለሁ። ያኛው በገጠር ያለው ወንዝ ደግሞ በጣም ደህና ነው። ብዙ የተበከለ ውሃ አይደለም። ጥራት አለው ደስ የሚል ነው። በከተማ ያለው ወንዝ ግን ስናይ ግን በጣም ብዙ ነገሮችን የሚፈስበት ነው ቆሻሻ ነው። ሊሆን ይችላል መኪና ለማጠብ የተወሰነ የሆነ የሞቱ ነገሮችን ቆሻሻዎችን ነገሮችን አለ የከተማ ነገር ብዙ ነገር ቆሻሻ ስለሚይዝ እንደዛ ይጣላል። ኢቭን ለመጠጥ የሚሆን የነበረ ውሃ ለመታጠብ እስከማይሆን ድረስ ያደርሰዋል። እና ቆሻሻችን በአግባቡ ተጠቅመን የቆሻሻው ቦታ ባለበት መጣል አለብን እና ቆሻሻውን የመጠጥ ውሃ ያበላሽዋል። በሀገራችን ላይ ብዙ የቆሻሻ ማስወገጃ ነገሮች ስለሌሉብኝ ውሃችን ሊበክሉ ስለሚችሉ በዛ ነው እኔ አብዛኛው የቧንቧ ውሃ አላምነውም የጥራሌ ቧንቧ ውሃ አለ ግን አላምነውም። ከሽንት ቤት ጋር ሊታወስ ይችላል በአብዛኛው በቆሻሻ የተሸፈነ ስለሆነ ብዙ መቾት አይሰጠኝምና። አውጥቼ ከገበያ ነው እኔ የማገኝበት ምክንያቱም እንደሚከብድ አውቃለው። ከገቢ ላይ ቀንስህ ያው ጤናን መጠበቅ ብዬ ስለማምን ከታከምክ ከመታመም በፊት መታከም የሚል ነገር ነው። ነው መርዕ የምወስደው እኔ ስለዚህ አብዛኛው እኔ የማገኘው ከገበያ ነው። አብዛኛው ሰው ስታየው ደግሞ እየገዛ ነው በአሁን ሰዓት። ምክንያቱም የመጠጥ ወሃውን ከቧንቧ በጣም ከአንድ ወር በኋላ ይመጣል። ስትመጣ ደግሞ ጥራት የለውም። ስለዚህ ብዙ ሰው ስለሚጠራጠር አብዛኛችሁ የደህና ገቢ ያላቸውም ሰዎች በተለይ ከገበያ ነው ለመታጠብም ሊሆን ይችላል ለመጥጥም ሊሆን ይችላል ብዙ ነገሮችን ሊሆን ይችላል። ገዝተው ነው የሚጠቀመው። እና እንዴት ነው? በሀገራችን የመጠጥ ውሃውን ጥራትን የጠበቀ መስራት የምንችለው? የቧንቧ ውሃ ሰውን እንዴት ነው ከመግዛት ከውጪ መከላከል ያለብን? ብለን እንደ ህብረተሰብ እንደ የተማረ ሰው ማሰብ ስንጀምር ባለሙያዎቻችን የወተር ሰፕላይ ሚባል በውሃ ኢንጂነር የተመረቁ አሉ። እንደሚታወቀው በሀገራችን በውሃ ብዛት በጣም አንደኛ ነው። ከአለም ጭምር ስለዚህ አሁን የሚያስፈልገው እንዴት ሰርተን ነው ለህዝባችን አገልግሎት የመጠጥ አገልግሎትን መከፋፈል የምንችለው እንዴት እንስራው? እንዴት ነው ሚሰራው? የውሃ መጠጥም ለዞን የሚያስፈልገው መጀመሪያ ቁጥሩን ማወቅ ያስፈልጋል። ስንትን የሚያስፈልገው የህዝብ ብዛት ስንት ነው? ተመጣጣኝ ውሃውን የህይወት መጠጥ ውሃ መጠጥን ማግኘት ያለበት እንዴት ነው ማድረግ ያለብን የሚለን ነው። ማሰብ